ስሜቴን ማሳይበት ስሜቴን በፊቴ ላይ ላሳይ እችላለው ብዙ ጊዜ ያው ሲጀመር ሰው ያው ስሜቱን ንዴቱን ማውጣት አለበት በተገቢ መንገድ ብዬ የማስብ ሰው ነኝ። እና ያው እኔም እንግዲህ ስሜቴን ያው እንደ ሁኔታው ነው እንዳልኩት ነው ያው ደስተኛ የሚያረግ ከሆነ ደስታን በፊት ላይ ማሳየት በጣም ደስ የሚል ነገር ነው። ማንም ሰው ደስ ሲለው ያው ደስ የሚያስብለውን ነገር ማሳየት አለበት ብዬ አምናለሁ እኔም እንደዛ ነው የማደርገው። እና አሁን ለምሳሌ ደግሞ ሀዘንም ሊያጋጥም ሁሌ ደስ አይደለም ሀዘንም ሊያጋጥም ይችላል። ሀዘን ሲሆንም ያው ማዘን ነው ያን በፊት አሳያለሁ። ከዛ ደግሞ ምን ሊሆን ይችላል በጣም የደብርት ስሜትም ሊሆን ይችላል። እንደዛ የደብርት ስሜቶችም ያው ላሳይ እችላለሁ በፊቴ ብዙ ጊዜ አላሳይም ብዬ እንትን የምለው በቃ የሆነ እንትን ነው። ብዙ የሆነ የተስፋ መቁረጥ ምናምን ግራ የመጋባት ስሜት በተለይ የመደበር ስሜት ፊቴ ላይ በፍጹም አላሳይም። ለምን እንደሆነ አላውቅም እኔም ያው ሰው ይሄ ልጅ ደበረው ብሎ እንዳያስብ ይመስለኛል። ያው በዛ ምክንያት እኔ በዛ ላይ እንትን ፊቴን ፊቴን አላሳይም ማለት ነው። በዛ ተደብሯል ምናምን እንዳይባል እንጂ ሌሎቹን በግልጽ የማወጣ አይነት ሰው ነኝ። ያው ስደሰትም በፊት ፊቴን ላይ አሳያለሁ። ሳዝንም ያው ንዴትም ካለኝ ንዴቴን በምን በምን በመጠኑ ማለት ነው የማወጣው በቃ የሆነ ነገር ካናደደኝ በመጠኑ አወጣለሁ በትንሽ ትንሽ ነገር የሚሆነው ከሆነ በቃ በችላም እንደማለት ነው። ያው ትልቅ ነገር ሲሆን በቃ በትልቁ ንዴትም ከሆነ የሚያናድደኝ እንደዛ የማወጣው ማለት ነው ፊቴ ላይ የማሳየው ንዴትም የማወጣው ትንሽ ነገር ከሆነ ያው ዝም ብዬም ላለፈው እችላለሁ። ብዙ ጊዜ ደስተኝነት ላይ ነው ብዙ የምደብቀው የሆነ በጣም ደስ ካለኝ ብዙም አላሳይም እኔ በቃ ውስጤ በጣም በጣም ደስ ብሎኛል ውስጤ በደስታ ተሞልቷል። ግን በቃ የሆነ በሚገባው መንገድ በትንሹ በቃ በምችለው መንገድ ደስታዬን ለማውጣት እሞክራለሁ። ሀዘንም ከሆነ ደስታ ብቻ አይደለም በጣም የሀዘን ስሜት እንደው ብዙ የሀዘን ስሜት አጋጥሞኝ አያቅም ፈጣሪ ይመስገን እና በጣም የሀዘን ስሜት ራሱ ከተሰማኝ። ያው ደስታውን ማሳየው ያው በመጠኑ ነው። በጣም ላዝን የምችልበት ጊዜ ሊኖር ይችላል አዎ ያው በዛ ጊዜ ምንድነው? የማደርገው ያው በመጠኑ ሀዘኔን አሳያለሁ። ደስታዬንም ቢሆን አሳያለሁ ማለት ነው። በመጠኑ በትል በከፍተኛ መንገድ ብደስትም ብናደድም እሱን ያንን ሀዘኔና ደስታዬን በትንሽ በትንሽ ቀነስ አድርጌያቸው መግለጽ እችላለሁ ማለት ነው። በፊቴ እና ያ ነው ማለት ነው። እና ሌሎቹን ግን ያው ንዴትም ሊሆን ይችላል። ሰው ላይ መበሳጨት ሊሆን ይችላል እነዚህን ነገሮች ምንም እቀንሳቸዋለሁ አልልም ምንም ማለት ነው። የሆነ ህመም ከሚገባው በላይ አልናደድም ወይም ደግሞ አልበሳጭም። ከሚገባው በታችም አልበሳጭም በቃ ያ ያበሳጭኝ ነገር አለ። ያ ያበሳጭኝ ነገር ባበሳጨኝ ልክ እወጣበታለሁ ንዴትም ቢሆን እወጣለው ማለት ነው። እነዛ ነው የማደርገው እንጂ ብዙም እንትን የምለው ነገር የለም ማለት ነው። እንዳልኩት ነው የደስታን የሀዘን ልጅ ሲሆን ነው። እንትን ሚሆነው ማለት ነው። እና ሌሎች ደግሞ የቁጭ የድብርት ስሜት ምናምን እነሱ እነሱን አሁንም ቅድምም ብዬ ነበር ብዙም አላሳይም በቃ ያ ነው ማለት ነው።

በመሬት ላይ ብዙ ጊዜ ተቀምጬ አላውቅም ሊመቸኝ ይችላል በሚለው ሊመቸኝ ይችላል። ያው አሁን ላይ በጣም በጣም ቆይቻለሁ ከተቀመጥኩኝ ያው ልጅነት ላይ ነው ብዙ ጊዜ እንግዲህ ስንጫወትም ምን ስንልም ምናምን ያው በቃ እቃቃም ስንጫወት ምናምን በቃ እንቀመጣለን ምናምን በዛ በዛ ምክንያት በቃ ብዙ አንዳንድ በቃ መሬት ይመቸኝ ነበር። አሁን ላይ ግን ጭራሽ መሬት ላይ እንደውም ልብሴንም ያቆሽሽብኛል ብዬ ስለማስብ እንዲሁ ራሱን የሆነ ቦታ ራሱ ለመቀመጥ የሆነ የሆነ ፔስታል ወይ አድርጌ ወይ ወርቀት አድርጌ ነው የምቀመጠው። እና መሬት ደግሞ ጭራሽ ሰው የሚረግጠው ቦታ ስለሆነ ያው በጣም አሁን ላይ ብዙ ተቀምጬ አላውቅም። ግን ይመቸኛል ብዬ አስባለው አልጠላም ብቀመጥ ንጹህ የሆነ ቦታ ብቀመጥ አልጠላም አሁን ምንም ችግር የለብኝም። ግን አሁን ላይ ያው አንድም ልብስም ይቆሽሽብኛል ብዬ ስለማስብ ያኔ ያው ልጅነትም ስለሆነ ምንም ማለት አይደለም ልብሱ ቢቆሽሽ ምን ቢል ምናምን ምንም አይመስለንም። ያኔ እኛ እናጥብም ሲጀመር አሁን እኛ እኔ ሳጥብ በደንብ የገባኝ እና የተረዳሁት አሁን ደግሞ ማደግም አለ። ጨዋታ መቀነስ ነው ምናምን። ጨዋታም ቅነሳም ስለሆነ በዛ በዛ ምክንያት ያው መሬት ላይ መቀመጥም እድልም የለኝም እንትንም አስቤውም አላውቅም ሲጀመር መሬት ላይ መቀመጥ ግን ይመችኛል ብዬ አስባለሁ። ምን ተቀመጥ ብባል ምን ችግር የለብኝም። እንደውም የድሮ የልጅነት ጊዜ ነው እንትን ሚልብኝ ሚቀሰቀስብኝ እና በዛ ምክንያት ደስ ሊለኝ ሊመቸኝ የድሮ ትዝታዬን ሊያመጣብኝ ይችላል። ግን አሁን ግን ስራዬ ብዬ መቀመጥም አልፈልግም። ያው ሰውም ምን ሰውም ቤተሰብ ራሱ ምን ይለኛል አንድ ምን ያደርግልሃል ልብስህ ይቆሻሻል ነው የምባለው። እና በዛ በዛ ምክንያት ያው አሁን ላይ እንኳን አልቀመጥም ማለት ይቻላል። ያው እንደዛ ነው ማለት ነው።

ደብዳቤ አሁን ላይ እኮ ሲጀምር ደብዳቤ ለማጽፍ አለው ደብዳቤ አሁን የሚጻፈው አውቃለሁ ሩቅ ሰው ላለ ምናምን ነው። እና ያም ደግሞ ብዙ አሁን ላይ ቴክኖሎጂ ባለበት ሰዓት ላይ ደብዳቤ ያው የስራ ደብዳቤ ሊባል ይችላል። የሆነ ገና የሆነ የጓደኝነት የዘመድ ምናምን እንደዚህ አይነት ነገር እንኳን አሁን ላይ እንግዲህ በአሁኑ ሰዓት በአሁኑ ዘመን የቀረ ነገር ነው። አሁን ላይ መገናኘት ከፈለግን ያው በስልክም ሆነ በቪዲዮ ኮልም በተለያዩ ሶሻል ሚዲያም በተለያዩ ነገሮች ማውራትም ሆነ መገናኘት እንችላለን። በዛ በዛ ምክንያት የኔ ደብዳቤ እንግዲህ እኔ ጽፌ ራሱ እንኳን ለመውደድ ቀርቶ አይደለም ጽፌ ራሱ አላውቅም። ለሰው እኔ እኔ አንድ እንደውም ትዝ የሚለኝ የማራሰው ሁለተኛ ክፍል እያለን እንዲህ ደብዳቤ ጻፉ ተብለን ነበር። እና ያኔም እንደዛ ጻፉ ተብለን እኔና ጓደኛዬ እርስ በእርስ አጠገብ አጠገቡን እንትን ብለን ነበር ጽፈን ነበር። እኔና እሱ ማለት ነው። አጠገብ ለአጠገብ ሆነን እኔና እሱ እንደዛ በኋላ ምንድነው? አስተማሪያችን ራሱ በቃ ምን ሆናችሁ እናንተ አጠገብ ለአጠገብ አለ አይደላችሁም እንዴ? ጓደኛ እዚህ አይደል እንዴ? ለቅርብ ሰው እንዴት ትላላካሁ ምናምን ብላ ተገርሟት ነበር። ያን ነው ብዙ ጊዜ ደብዳቤ ሲጀመር የምጽፈው። በቃ ተማሪ ስለሆንኩኝ ያው በድሮ ጊዜ ማለቴ በድሮ ሳይሆን ያው የኤለመንተሪ ክላስ ምናምን እያለው አንደኛ ደረያ ተማሪ እያለሁ ያው ጻፉ ምናምን እንባል ነበር ማለት ነው። ብለህ እና በቃ በዛ ምናምን ነው የምንጽፈው የሆነ የስራ ደብዳቤም ሊሆን ይችላል። ለወላጅ ምናምን ለዘመድ አዝማድ ምናምን የሚጻፍ ሊሆን ይችላል። በቃ እንደዚህ አይነት እንትኖችን ደብዳቤዎችን ያው እጽፋለሁ እጽፋለሁ ለትምህርት ቤት እንትን ለ አሳይመንት ነው። እንጂ ሲሰጠን ነው እንጂ ያው ለሰው እንግዲህ ስራዬ ብዬ እኔ። ጽፌ አላውቅም ምክንያቱም ያንን ሰው ከፈለኩት ደውዬ ማናገር ወይም ደግሞ በሶሻል ሚዲያም የተለያዩ በቪዲዮ ኩል ምናምን በቃ በኮሚኒኬሽን በቴሌ ኮሚኒኬሽን በተለያዩ ነገሮች ያንን ሰው ማግኘት ስለምትችል ያው ደብዳቤም መጻፍ አይጠበቅብኝም። ደብዳቤም ደግሞ መጽሐፍም ደግሞ አልወድም ማለት ነው

ወደ በጎ አድራጎት ሰላሳውን ብዙም ሰራ አይባልም ያው ገንዘብ የማዋጣት ነበር ወይም ገንዘብ የማዋጣት ሀሳብ ነበር። በቅርብ ጊዜ እንደውም በተመለስ ቤታችን በጓድ ራጎስ የሚሳተፉ ልጆች ነበሩና በአቅመ ደካሞችን ትልቅ ሰዎችን የምንረዳበት ነበር። እና ያው በዛ ዙሪያ ላይ እንግዲህ በስራም ባይሆን በገንዘብ በገንዘብ ለመርዳት እንግዲህ ፈቃደኛ ነበርኩኝ ማለት ነው። እና ብዙ ወይ በአጋብ የበጎ አድራጎት ስራ ላይ ብዙም ተሳትፌም አላውቅም። አንደኛም ያው ተማሪም ስለሆንኩኝ እንቅስቃሴም ብዙም የለም በትምህርት ቤት ውስጥም ይኖራል ግን ያን ያህል እንቅስቃሴም አይታይበትም። እሱም ገንዘብ ከማዋጣት ውጪ ያው ገንዘብ ማዋጣት ምናምን ላይ ነው። ትንሽ እንቅስቃሴ ያለው ያው ትንሽም ያው ስራም ምናምንም አለው ብዙም ምንም ነገር የለም። እያልኩት ሳይሆን በደንብ አንዴ ከሰራሁ ከሰራሁ በቀር በደንብ የማገዝበት በደንብ ልፋቴን ማሳየበት በደንብ ችሎታዬን ማሳይበት ስራ በጎ አድርጎት ስራ ነው የምፈልገው። እና በዛ በዛ ምክንያት ስለሆነ እና ያው እኔም ተማሪም ስለሆንኩኝ ባለኝ አቅምም ስለሆነ ያው እንደዛ ነው የማግዘው። እና አሁን ላይ ብዙም ሰርቼ አላውቅም ያው። ወደፊት ግን ያው ትልቅም ስለምንሆን ምናምን ስራም ስራም ያዝም አለ ጉልበቱን ጉልበት አሁንም አለ። ያው ጉልበት ብቻ በቂ አይደለም ጉልበትና ገንዘብም ሲኖርም ነው መርዳት የሚቻለው። እና ያው በዛ በዛ ምክንያት ለወደፊቱ እንግዲህ ያው እዛ በጎ አድራጎት ስራ ላይ እሳተፋል ብዬ አስባለሁ። ያው ሰውን መርዳት እንግዲህ ያው ጥሩ ነገር ነው። ሰውን ኖሮ ብቻ ሲሆን ባለን ነው ባለነው ልክ ጊዜ ሰውን መርዳት ምንም እንትን የሚልና የሚጎዳ ነገር አይደለም። ከራስ ላይ ቀንሶ መስጠት ምንም የሚጎዳ ነገር ስላልሆነ። ያው እኛም ከራሳችን አውጥተን ከሌለን ደግሞ የአቅማችንን ያው ምንም ያለውን የሰጠን ንፉግ አይባልም የሚባለው እና ያለንን ሰጥተን ከሌለንም ከጉልበታችን ሰጥተን እንግዲህ አግዘን ሰርተን እንትን የምንልበት መንገድ ነው የምፈልገው። ያንን ያው እኔም ያንን ማድረግ ነው የምፈልገው። ያንን አቅሜን ያንን ጉልበቴና ያንን ገንዘብ ተጠቅሜ የተለያዩ በጓአደራጓት ስራ ላይ ማዋል። የተለያዩ ትላልቅ ስራዎችን መስራት ቢቻል ቢቻል ትልቅ ነገር ማድረግ። ከትንሽ ነገር ጀምሮ እስከ ትልቅ ነገር አቅም ካለ። እነዚህ እነዚህን ነገሮች ማድረግ እኔ በጣም የምፈልገው ነገር ነው። ያው ካሪቤ ማለት ነው በጣም የምፈልገው ነገር ነው። በዛ ምክንያት ያው እኔም አሁን ላይ እንኳን ብዙም አልችልም አቅሙን የለኝም። አሁን ግን ለወደፊቱ እንግዲህ እንደዛ አደርጋለሁ ብዬ አስባለሁ ማለት ነው

አዲስ መማር የምፈልገው መናገር ቢኖር እኔ ያው ብዙም ትንሽ ከበድ ይላል ግን የሳይኮሎጂ ምናምን የሚባለው ትምህርት ማለትም ስለ ሰው ልጅ አይምሮ በደንብ ማጥናትና ማወቅ ከምፈልጋቸው ነገሮች አንዱ እሱ ነው። የስለሰው ልጅ ማወቅ ስለሰው ሰው ልጅ አእምሮ መረዳት እና ማወቅ በጣም ከሚያስደስቱኝ ነገር እና ያው ፍላጎቱም አለኝ ግን በጣም ከባድ ነገር ነው አውቃለሁ ያው እንደሚታሰቡ ቀላል ነገር አይደለም በጣም ያው እንትኑንም እንሰማለን የሚያጠኑት ምናምን በጣም ብዙ ሰዓት ወስዶባቸው ምናምን ቀላል ስራም አይደለም ያው ያ ያ ምናምን ትንሽ ሊከብለኝ ይሻል ብዬ አስባለሁ ግን ያው ብችልና አሁን ላይ እንትኑ የለኝም አቅሙ ራሱ ትንሽ ያው ያም ስለሆነ አቅም ምናምን እንትን ስለሚል ግን እኔ ብፈልግና ማነው ብችል ደስ የሚለኝ ያው ስለእሱ ነው ስለ ሳይኮሎጂ ስለ ሰው ልጅ አይምሮ ማወቅና ማጥናት የተለያዩ ነገሮችን መረዳት የሰው ልጅ እንዴት ነው የሚያስበው? የሰው ልጅ እንደዚህ እንደዚህ ሲሆን እንዴት ነው የሚሆነው? በቃ በአጠቃላይ ስለ ሰው ልጅ አይምሮ ማጥናትና ማወቅ ከምፈለጋቸው ነገሮች ውስጥ አንዱ እሱ ነው ያው ትንሽ ስለሚከብድ ነው። እኔ እንትን የሚለኝ የሆነ የሚይዘኝ ምናምን ቀላል ነገርም ስላልሆነ ነው። ትንሽ ያው ታይምም ምናምን ይወስዳል። በዛ በዛ ስለሆነ ትንሽ የሚከብድ ነገር ነው። እና ያ ያ እንግዲህ እንትን ያው የሚከብድ ይመስለኛል ማለት ነው።

እኔ አሁን እኔ አንደኛ ነገር ቡና የምጠጣ አይነት እሱ አይደሉም። ቡና ብዙ አልጠጣም አሁን እንደውም ትንሽ ጥናትም ላይም ምናምን ስለመሆን በደንብ እንዲያነቃኝ ምናምን። ቡና እንትን ለማታ አስቤያለሁ። ቡና እጠጣለሁ አንዳንዴ ቡና ሲፈላ ማለት ነው። ቤት እንጂ ያው ብዙ ጊዜ እንዴ ሻይ ነው የምጣጣው። ጠዋት ጠዋት ላይ ሻይ ብዙ ጊዜ እንደዛ ነው በየቀኑ ማለት ይቻላል እንደዛ ነው የምጠጣው እና። ትመርጣለህ ምርጫ ራሱ አያስፈልጉም እና ቡና የምጠጣ ሰው አይደሉም ቡና አልጠጣም። ሻይ ነው የምጠጣው እና። ቡና ጠጥቼ አላውቅም ማለት ያጠጥቼ አላውቅም ቡና አልጠጣም ብዙ ጊዜ ለማለት ነው። አሁን ነው ብዙ እንዲፈላ ምናምን በደንብ ለመንቃት ምናምን። ቡና እንትን የምለው ማለት ነው ይሄ የምጠጣውም እንጂ። ሻይ ነው ብዙ ጊዜ። እንትን የምለው ማለት ነው። የሆነ ቡና ያቆምኩበት ምክንያት ራሱ አስታውሳለሁ ልጅ ሆኜ ራሱ። በጣም እንትን ብዬ በቃ ከአራት ሲኒ ከአምስት ሲኒ በላይ ዝም ብይ ድብልቅ አድርጌ ጠጥቼ ሆዴን ያመመኝ ሰዓት ነበር። በጣም ልጅ እያሉ ነው ስድስት አመቴ ላይ ምናምን እያሉ በጣም ልጅ ነበርኩኝ። እና በዛ እድሜ ላይ ያለው ነው። በጣም አሳምኖኝ ነበር እና ከዛ በኋላ ነው። እኔም ተው ተባልኩኝ። ከዛ በኋላ ነው በቃ ተው ተው ስባል ምናምን አሁንም እኔ እንጃ አላውቅም ያው ተው የተባልኩ ነው የሚመስለኝ። በዛ በዛ ምክንያት አንድም ደግሞ ለምንድነው? እንዳይሆንብኝ ነው እንጂ። ምንም ችግር የለውም አሁን ባለፉለት በቃ እኔም ልጠጣ ብዬ ምናምን ነበር። እና ምንም ችግር አልነበረውም ማንም አላ ሲጀመር ማን ይከለክለኛል ማንም አይከለክለኝም እና። እኔ ነኝ ያውቄው ልምድ እንዳይሆንብኝ አንድም ያው ሱስ ነው። ቡና ሱስ ነው ስለዛ ማቆም ስለማይቻል። ሲበዛም የጤንነት መጥፎም ስለሆነ። በዛ በዛ ምክንያት ቡና ትቼ ነበር። ያው አሁን ላይ ትንሽ እንትን እስከሚሆን አንድ ያው ትምህርቱም ፈተናም ቀርቧል። አንድ ሶስት ወር ነው የቀረኝ እና በዛች ጊዜ በደንብ መዘጋጀት የለብኝም የሚኖርብኝም መዘናጋት የለብኝ ሰዓት ስለሆነ። ከበፊት ከማጠናው ሰዓት ጨምሬ ማጥናት ስላለብኝ ያው ነው ለየቡና ምንም። መጠቀምና መጠጣት ያለብኝ ሰዓት አሁን በደንብ እንትን እንድል ማለት ነው በደንብ ተነቃቅቼ እንዳጠና ቀላል ነገር ስላልሆነ ማለት ነው። ያው ዝም ብዬ እንተን ማለት አልችልም። በቃ አንደኛ ነገር ከሰኞ ከቅዳሜ ያው ተመረዘቤት ውጪ ነው የምመጣው። ሰኞ ማክሰኞና ሀሙስ ተጨማሪ ክላስ አለ በቃ ቤት አስራ አንድ ሰዓት ተኩል ምናምን ብገባ። እስቀያይር ልብስ እስክታጠብ አስራ ሁለት ሰዓት ቢሆን በቃ። ጥናቱን ራሱን ምጀምሮ በቃ ቢያንስ ይህው ይደራረብ ይደራረብ እና በቃ ቤት ውስጥ የማደርጋቸው ነገሮች አሉ። መተጣጠም ምናምን ጸሎትም ስለማድረግ ምናምን ያ ያ ምናምን ጊዜ ስለሚወስድ ጥናቱን በቃ አንድ ሰዓት ራሱ ጀምሮ አሪፍ ነው የሚሆነው ማለት ነው። እና አንድ ሰዓት ጀምሬ ስንት ሰዓት ነው የምትጨርሰው? በጣም ኢነርጂ የሚጨርስ ነገር ነው። አንድ ትምህርት ቤት እዛ ደክሞኝ ነው የምመጣው። ስለዛ ስለሚደክመኝ ደግሞ ማረፍ ስላለብኝ ደግሞ እዚህ እንትን ላሉ ይደክመኝ ይልና። ያ ያ ተጨማምዶ አንድ ሰዓት አካባቢ ስጀምር የሆነ የሆነ ሰዓት ነው የምሬን ነው። አንድ ሰዓት ሁለት ሰዓት አይሆንም በቃ ማጠነው ወዲያው እንቅልፍ የመጣነው ወዲያው ይጨነኛል። በጣም ይከብደኛል በቃ አያስችለኝም። እኔ ደግሞ ያው አይገባም አንድ ትምህርት አይደል የሆነ ሲዳክም ምናምን ሲያዛም ጋር እንቅልፍ እያዳፋኝ መቼም አላጠናማ። ካልተነቃቀው እንዴ ሰጠናል ተኝቼ ነው የምውለው። እና በዛ በዛ ምክንያት ስለሆነ። ሞር ነቃ እንድል ያው እንቅልፌንም ትንሳለህ ማለት ነው እንቅልፍም አለመተኛት አንድም በጣም መጥፎ ነገር ነው። እንቅልፌንም ያው በመጠኑ እቺ ትንሽ ጊዜ ነች የምትቀረው ሶስት ወር ምናምን ነች። ያቺን ጊዜ ግን ያው በደንብ ሞር ከአሁን ጊዜ በተሻለ በደንብ መዘጋጀት ያለብኝ ሰዓት ስለሆነ። በደንብ አድርጌ ማለት ነው ያው ምክልስ ከአመት ጀምሮ ከዚህ በፊት ያልተማርኳቸውን የዘለልኳቸውን የተውኳቸውን ነገሮች ዳግም የማይበት የገቡኝን ቀላሎቹን የተረዷችሁን ደግሞ መከለስበት ጥያቄ የምሰራበት ሰዓት ስለሆነ። በጣም ረጅም ሰዓት ማጥናት ስላለብኝ። ለዛ በዛ ምክንያት ያው ቡና መጠጣት አለብኝ እና። በዛ ምክንያት እንትን እንዳለ ማለት ነው። ቡናም ስለምጠጣ። ማለቴ ቡና መጠጣት አለብኝ በዛ ምክንያት እንጂ። ያ በዛ ምክንያት ባይሆን ኖሮ ቡናዋን ለመጠጣትም አላስብም ማለት ነው። እና ያው በአጠቃላይ ግን ምመርጠው ያው አንድ ይቺ ጊዜ ካለቀሽ በኋላ። ያው ሻዩን ነው